መጣበቅ መጣበቅ ታድግ ነው መጣበቅ ትችላለህ ወይም ራስህን መከላከል ትችላለህ ወይ ማለት ነው ይሄ ጥያቄ? ራሳችንን ከተለያዩ ነገሮች እንከላከላለን። ምክንያቱም እራሳችንን ስንከላከል ከብዙ ነገሮች። እንቆጠባሌን ለምሳሌ። አደጋ መኪና አደጋ እንዳይደርስ። ግራ መስመራችንን ይዛን በመሄድ ወይም እርስ በእርስ ተጋጭተን ጉዳት ሳይደርስ እንዳይደርስብን ማድረግ እንችላለን ማለት ነው። ስለዚህ መጣበቅ ታድግ ነው አዎ እችላለሁ ማለት

ምን አይነት ሳሙና ትጠቀማለህ? ይኸው ሳሙና ብዙ አይነት ነው ለምሳሌ ፈሳሽ ሳሙና አለ ደረቅ ሳሙና አለ ደረቅ ሳሙናን ደግሞ በሁለት እንከፍለዋለን። ይኸውም የገላ ሳሙናና የልብስ ሳሙና ወይም የሻወር ሳሙና ብለን ነው። ስለዚህ ከገላ ሳሙናም ምጠቀመው ትንሽ ሽቶ ነገር ወይም ጥሩ ማዕዛ ያለውን ሲሆን። የልብስ ሳሙና ደግሞ ደረቅ ያለና ፈሳሽ የሆኑ ሳሙናዎችን ይጠቀማል አልፎ አልፎ ደግሞ ኦሞም እጠቀማለሁ። ስለዚህ ብዙ አይነት ሳሙናዎችን እጠቀማለሁ

በፍጥነት መተንበይ ትችላለህ? አይ በፍጥነት መተንበይ አልችልም። ምክንያቱም ትንበይ ስንል ለምሳሌ ደመና አይተን ከሰአት ዝናብ አለ ለማለት ነው። ስለዚህ ደግሞ ወይም የሚያመኝን አካል አይቼ ያመኛል ብሎ መተንበይ ማለት ነው። ስለዚህ እነዚህ ትንበያዋ በፍጥነት አልችልም ምክንያቱም የራሱ የሆነ እውቀት ስለሚያስፈልግ። ስለዚህ ትንበያ ስንል አሁን መተንበይ ስንል የሆነ ነገር ላይ አይተን የዛን ምክንያት ከሰአት እንዲህ ይሆናል ብለን መተንበይ ማለት ነው

ምን አይነት ቦርሳ ትጠቀማለህ? ብዙ አይነት ቦርሳዎች አሉ አሉ ለምሳሌ የልብስ ቦርሳዎች ማለት የተለያዩ ልብሶችን ቦታ ለቦታ ስንቀሳቀስ የሚይዝባቸው ቦርሳዎች ቦርሳዎች አሉ። ሌላኛው ደግሞ ይሄ ኮምፒውተር ወይም ስልኮችን የሚይዝባቸው ቀለል ያሉ ቦርሶች አሉ። እነዚህ ቦርሶች ውድና በጣም ምርጥ የሆኑ ወይ በጣም ምርታማነታቸው አሪፍ የሆኑ ቦርሳዎች ናቸው። ስለዚህ እነዚህ ቦርሳዎች በውድ ብር የተገዙ ናቸው። ስለዚህ ትንሽ ትንንሽ ቦርሳዎችን እጠቀማለሁ ትልልቅ ቦርሶችን ደግሞ እጠቀማለሁ ማለት ነው

የምትወደው ምግብ ምንድነው? የምወደው ምግብ ብዙ ምግብ አለ። ምግብ ምወደው ምግብ አብዛኛው ጊዜ የኢትዮጵያውያን እንጀራ ነው። እንጀራ በወጥ ለምሳሌ በጣም ይመቸኛል። ሌላኛው ደግሞ ዶሮ ወጥ አለ። ዶሮ ወጥ ማለት ባህል ባህል ሲሆን ምንበለው ምግብ ነው። ስለዚህ ይሄ ምግብ በጣም አስፈላጊ ነው። በጣም እወደዋለሁ። ስለዚህ ሁሉም ሰው ይሄን ምግብ ቢቀምሰው አሪፍ ነው። ምክንያቱም ምግብ ማለት የአንድን ሰው ማንነት የሚገልጽ ነው። የዛን ማህበረሰብ ማንነት በምግብ መግለጽ ይቻላል ማለት ነው። ለምሳሌ ዶሮወጥ ኢትዮጵያ ባህላዊ ምግብ እንደሆነ ሁሉም ሰው ይረዳል ማለት ነው። ስለዚህ ይሄ እነዚህ ምግብ በጣም አሪፍ ነው። ስለዚህ የምወደው ምግብ ከባህላዊ ምግብ የዶሮ ወጥ ምግብ እወዳለሁ። ሁል ጊዜ ቀንለቀን ምንበላው ግን አይነት ቢሆን አይነት ስንል የተለያዩ አታክልቶች ያሉበት ቢሆን የተሻለ ነው ብዬ አስባለሁ። ስለዚህ ከነዚህ ሁለት ምግቦች በጣም እወዳቸዋለሁ። የምወደው አይነት ምግብ ይሄ ነው።

ቡድን ስንል ለምሳሌ ቡድን ማለት የተለያዩ ሰዎች የተለያዩ ሰዎች። በቡድን ተቦዳድኖ ለምሳሌ ወጣቶች ተሰብስቦ አንድ ላይ ሲሆን ይሄ ቡድን ይባላል ማለት ነው። እነዚህ ቡድን ማለት በጣም ጥሩ ነው። ለሰው ቡድን ስንል ሰዎች እንትን የሚሉበት ማለት ነው። አንድ ላይ ሆኖ ስራ ሲሰሩ የተለያየ ስራዎችን ሲሰሩ አንድ ላይ የሚሆኑበት አንድ ለሚሰበሰቡበት ነው ቡድን ማለት

ብርቱካን ስንል ብርቱካን ያው ፍራፍሬ አይነቱ አንዱ ነው። በጣም ለሰውነታችን ለጤና ጠቃሚ ነው። ስለዚህ ብርቱካን ሳይበዛ አንድ አንድ በቀን ብንበላ የተሻለ ነው። ምክንያቱም ከብርቱካን የምናገኘው ነገር አለ። ስለዚህ ብርቱካን። ከየት ከየት እናገኛለን? ገበያ ላይ ይሸጣል። ከሰው ገበሬዎች ማሳ ላይ ይዘሩታል። በጣም አሪፍ ከፍራፍሬ በጣም አሪፍ ነው። እናም ጣፋጭ ነው። ስለዚህ ሁሉም ሰው ብርቱካን ቢመገብ ጥሩ ነው ብዬ አስባለሁ።

የይለፍ ቃል ትጠቀማለህ? የይለፍ ቃል አዎ እጠቀማለሁ። የተለያዩ ማህበራዊ ገጾች ላይ። የተለያዩ ፕላትፎርሞች ላይ ስጠቀም ይለፍ ቃል እጠቀማለሁ ይለፍ ቃል ከስልኬ እና ከፒሲየ ሁላ እጠቀማለሁ ማለት ነው። እነዚህ ይለፍ ቃል ስንል ለምሳሌ በእንግሊዘኛው ፓስወርድ እንደምንል ነው። ስለዚህ ይጠቀማል

ሆቴል ስንል ሁሉም ሰው ምግብ ገዝቶ የሚመገብበት ሊሆን ይችላል። እና የተለያየ መዝናኛ ቦታዎች ሊሆን ይችላሉ። ሆቴል ስንል ሰው ተሰብስቦ ቤተሰብ ጋር ጓደኛ ጋር እና የተለያዩ ስራ አጋሮች ጋር ሚዝናኑባቸው ቦታዎች የሚጠጡባቸው የተለያዩ መጠጦችን የሚጠጡባቸው ቦታዎች ሊሆኑ ይችላሉ። ስለዚህ ሆቴል ሜርካን ምግብ ቤት መዝናኛ ቤት እና የተለያዩ ጨዋታ የሚጫወቱበት ቤት ሊሆን ይችላል

ዘጠኝ ይላል ዘጠኝ አዎ ቁጥር ነው። ስለዚህ ዘጠኝ ከቁጥሮች አንድ ነው ባለ አንድ ፊደል ነው። ዘጠኝ ሲባል የተለያዩ አለም ዘጠኝ ናት ይላሉ። እና ዘጠኝ ፕላኔቶች አሉ ይላሉ። እነዚህ ቁጥሮችን የሚገልጹ ናቸው። ስለዚህ ዘጠኝ ከቁጥሩ አንድ ነች። ይኸውም ኢተጋማሽ ቁጥር ናት ለሁለታ አትከፈልም። ስለዚህ ዘጠኝ ከቁጥሮች አንዷ ናት።